የስራ አስራሮችን ትከተላለህ? አዎ የስራ አስራሮችን በጣም እከተላለሁኝ ከራሴ ካገኘሁት ለምድ ብዙ አመትም በስራ ስለቆየሁኝ የተሻሉ አሰራሮችን እከተላለሁኝ ከቀን ወደ ቀንም ብዙ ለውጦችንም ስለማመጣ የስራ አሰራሮችን በጣም ነው የምትከተለው በጣም ጠቅሞኛል። ብዙ ውጤቶችንም እንዳመጣ ረድቶኛል በተለያዩ ስራዎችንም ጠንከር ብዬ እንድሰራ እና በጥሩ የሚባል አስራ ስቾችን ምን እንድከተል አድርጎኛል። ከራሴ ካገኘኋቸው ልምዶች ከብዙ ሰዎችንም ከእኔ በላይ የስራ ልምድ ያላቸው ሰዎች ከእኔ በላይ ትላልቅ ድርጅቶች ላይ የሚሰሩ ሰዎች ከእኔ በላይ በጣም ሀብታም የሆኑና ብዙ ልምድ ያላቸው ሰዎችንም ከእነሱ ጋር የስራ አሰራሮችንም እከተላለሁኝ። አያቸዋለሁ ከዛ ከእኔ ጋር የምሄደው እንዴት ነው ብዬ ወደ ራሴ እቀይረዋለሁኝ የነሱ የሚያገኙት ጥቅም ምን እንደጠቀማቸው በምን አይነት መልኩ አሰራሮችን እንደሚከተሉ? ምን ሰርቶ አሪፍ ደረጃ ላይ እንደሚደርስ እና። በምን አይነት መልኩ የራሳቸውን ስራ እንደሚከተሉ በተለይ መንገዶችንም ነው የምከተላቸው እና በጣም አሪፍ ነው። በጣም ብዙ አማርቂ የሆነ ውጤት አግኝቼበታለሁ። አሰራሩ በተለየ መልኩ እንድሰራ ረድቶኛል። ከቀን ወደ ቀንም ገቢዬም እንዲጨምር አድርጎኛል። ከቀን ወደ ቀንም ስራዬንም በጣም እንዲሰፋ አድርጎኛል። ብዙ ነገሮችንም በጣም በቀላሉና በአሪፍ የሚባል ሁኔታዎችንም እንድሰራ ረድቶኛል ማለት ነው። እና የስራ አሰራሮችን በጣም አሪፍ እና ጥሩ የሚባሉ አሰራሮችን ነው እንድሰራ ያገዘኝ ማለት ነው። በጣም ብዙ ጥረቶችንም አድርጌያለሁኝ ብዙ ነገሮችንም በራሴ ተማምኜ እንድሰራ አድርጎኛል። ለብዙ ሰዎችንም እንድጠቅምና እና የአሰራሬን በመከተሌ ብዙ ሰዎችም ከእኔ እንዲከተሉና የተሻሉ የሚሉትን መርጦ እንዲሰሩ ያደረኩበትን አጋጣሚም አለ። እና ብዙ ሰዎች ተምረዋል ከእኔ አሰራር እኔም ከብዙ ሰዎች ተምሬያለሁኝ። ከብዙ መጽሐፍቶችም ተምሬያለሁኝ። እና መከተል በጣም አሪፍ እንደሆነ እና ለድርጅቱም ለስራውም ለሰራተኞቹም ለአሰሪውም ለስራው ጥራትም ጥሩ ጊዜ ለማግኘትም በጥሩ ጊዜ ጥሩ እቃ ማምረትም እና በተለያዩ ስራዎችንም በጣም ጥሩ የሚባል እና አመርቂ የሚባል ውጤት እንዲገኝ የስራ አሰራሮች በመከተላችን። በጣም ጠቅሞናል። በጣም ብዙ ነገር እንዳንለፋና ጊዜያችን ቆጥበን አሰራሩም በጥሩ በሚባል ከዝህ በፊት በነበረን ጥራትም እንዲመረት የራሱ የሆነ ትልቅ ሚና ተጫውተዋል ማለት ነው። እና የስራ አሰራሮቼን በጣም ነው የምከተለው። ለበጣም ለብዙ ሰዎች ለጓደኞቼ ለተለያዩ ስራ ሲጀምሩም የስራ አሰራሮችን እንዲከተሉና ለጥቅማቸውም በጣም አሪፍ እንደሆነ ጊዜያቸው እንደሚቀንስላቸው አጭር በሚባል ጊዜ በጣም ጥሩ ምርት እንደሚያገኝና ከሌሎች ደንበኞቻቸውም ጥሩ የሚባል ግንኙነት እንደሚፈጥርላቸው እኔ እንደዚህ ፈጥረውልኛል። በዚህ መልኩ በመስራቴ በዚህ መልኩ በመከተሌ ያገኘሁትን ጥቅም ሁላ እነግራቸዋለሁ። እነሱም ደስተኛ ሆኖ በተለያዩ መንገዶችንም እነዛ የሚያረጉበት እና ደስ ብሏቸው አሰራሩን እንዲከተሉ የሚያደርጓቸው ብዙ አይነት ስራዎች ነው ያሉት በጣም ወድጄዋለሁ እኔም በጣም እከተለዋለሁኝ። ወደፊትም እቀጥልበታለሁኝ። አዳዲስ የስራ አሰራሮቹን ሲመጡም ራሴንም ከድርጅቴንም እያሻሻልኩ የሚሄድበት አጋጣሚ እፈጥራለሁኝ። ሁሌም ከእኔ ጋር የሚሄደው ከእኛ ድርጅት ጋር የሚሄደው አሰራር የትኛው ነው? በምን አይነቱ መልኩ ብንሰራ ነው? የሚሻለው እንዴትስ ብናራምደው ነው? ደህና ቦታ ሊያደርሰን የሚችለው ብሎ የሚሄድበትን አጋጣሚ አረጋለሁኝ ማለት ነው። እና በጣም አሪፍ ነው። የስራ አሰራሮችን በመከታተል በጣም ጥሩ የሚባል ደረጃ ላይ ደርሰናል በጣም ጥሩ የሚባል ውጤት ላይ አግኝተናል። ከዚህ በኋላ ምን እንቀጥልበታለን? በብዙ መንገዶችንም እንሰራበታለን። ወደፊትም ለተለያዩ ስራዎችንም ለጓደኞቼም ለቤተሰቦቼም በዚህ መልኩ እንዲሰሩ የራሴ የሆነ ትልቅ አስተዋጽኦ አደርጋለሁኝ ማለት ነው። በጣም ደስ ብሎኛል። በጣም አሰራሩን እከተላለሁኝ ማለት ነው በጣም አመርቂ የሆኑ ውጤቶችን እንዳገኝበትም ጥሩ የሚባል ደረጃ ላይ አድርሶኛል ማለት ነው። የስራ አሰራሮችን መከተል በጣም ለብዙ ድርጅቶች ለብዙ ካምፓኒዎች ለብዙ አሰሪዎች ለብዙ ሰራተኞች ለሁሉም ሰው ለደንበኞችም በጣም ጥሩ የሚባል ውጤት የማያመጣ ነው ማለት ነው። እና የስራ አሰራሮችን እከተላለሁ አዎ

የአትክልት ስራ ታደርጋለህ አዎ በጣም አደርጋለሁኝ። በቤታችን በተለያዩ የከተማችን ቦታዎችንም ብዙ የአትክልት ስራዎችን እንሰራለን በጣም ለከተማችን ፅዳትም ለከተማችን ውበትም ለከተማችንም የአየር ሁኔታ መሻሻልም በጣም የራሱ ትልቅ የሆነ ሚና ነው ያለው እና በጣም ወሳኝ እና የመኖራችን አንዱ ምክንያት ነው ብዬ ስለማምን በጣም ብዙ ስራዎችን ነው የማደርገው በቤታችንም ትላልቅ የአትክልት ስራዎችም አሉን። ጎረቤቶቻችንም የኛ ስራ አይቶ እንዲሰሩ እንዲንቀሳቀሱ መንደራችን ሰፈራችን በጣም በአትክልት የዋበና ያሸበረቀ እንዲሆን የራሳችን ትልቅ አስተዋጽኦ እናደርጋለን በጣም ትልቅ የሆነ የራሱን ውጤት አግኝተን አግኝተንበታል። የአትክልት ስራ በማድረጋችን እና በቤታችንም ብዙ ለቀዝቃዛ አየር የመሆን ምክንያትና ጥሩ ንፋስን የማግኘት ምክንያት የሆንን በዛውም ደግሞ የምግብ የሚችሉን እንደ ማንጎ ያሉ እንደ ባናና ያሉ በጣም አሪፍ የሆኑ አትክልቶች አሉን በጣም ብዙ ጥቅሞችን ጠቅሞናል። እኛ ለቤታችን ምግብን በጣም እንጠቀምበታለን። ከዛ ለልጄም ብዙም አልገዛም ከቤቴ ከማንጎ እዚህ ትሁን እና ባናናም ስላለን በጣም አሪፍ እና ደስ የሚል የሙዝ አይነትም ነው ያለን ዝርያው በጣም አሪፍ ነው። በጣም በትልቁ ነው የሚያወጣው እና በጣም አሪፍ ሆኖ አንድ ሲያወጣ በጣም ለብዙ ለሁለት ሳምንት ያክል ነው የሚያክለን ቁርስ ከምሳ ቁርስ በኋላም እንደ መክሰስም እየተጠቀምን ብዙ የራሳችን የምግብ የቻልንበት አጋጣሚ አለ ማለት ነው። እና የአትክልት ስራ ማድረግ ለብዙ ጓደኞቼን የማስተምርበት እና ከቤታችን አይቶ ብዙ የራሳቸውም ጥቅም እንዲጠቀሙ ለተለያዩ ለራሳችን ተጠቅሞ ለጎረቤታቸው አርአያ እንዲሆኑ እነሱም ተጠቅመው ለነዛ ጎረቤታቻቸውን እንዲጠቅሙ ለተለያየ ቤተሰቦቻቸው እንዲጠቅሙ እንዲሁ ለከተማው ውበትም ለጤንነትም በጣም አሪፍ ስለሆነ ብዙ ንጹህ የሚባሉ አየሮችን የምናገኘው ከዛፎች ጋር አትክልቶችም ስለሆነ ብዙ ዘርፈ ብዙ ጥቅሞች እንዳሉት ለተለያዩ ጓደኞቼ በተለያዩ መንገድም አስተምራቸዋለሁ በዛ ትኩረት ላይ ያሉ መጽሐፎችም እሰጣቸዋለሁ። እውቀታቸው ከፍ እንዲልና ወደዛ ስራ እንዲቀላቀሉ በሚል ነው እና እኔን ብቻችን የተወሰኑ ሰዎች ብቻ ከተማው ጽዱ ማድረግ ስለማይችል እና ከተማው ውብ ማድረግ ስለማይችል ሁሉም ሰው ተረድቶት ለምን እንደሚጠቅመን? እኛ የምናደርገው የአትክልት ስራ ለሁላችን ጥቅም እንደሆነ ለራሳችን ጥቅም እንደሆነ ሰው ሲያምንበት እንደሆነ ወደ አትክልት ስራ የሚያደርገው ብዬ ስለማምን ሰዎች ራሳቸውን እንዲረዱትና እንዲገባቸው ስራዎች ነው በደንብ አድርጌ የማስረዳቸው ሁሉም ነገር በቀላል መልኩ ገብቷቸው ወደ ስራው እንዲቀላቀሉ የራሳችን የሆነ ትልቅ አስተዋጽኦ ነው የማደርገው ማለት ነው። እና በቤታችንም ትልቅ አርአይ የሆነ በጣም ደስ የሚል ብዙ ሰዎች ሲመጡም ከቤታችን ለመውጣት እንኳን የማይፈልጉበት አይነት ጊዜ ነው ያለ በጣም ደስ ብሏቸው ብዙ ሰዓት ማሳለፍ ነው የሚፈልጉ ወደ ቤታችን ሲመጡ አየር ሁኔታው ይመቻቸዋል። ቀዝቀዝ ያለና ከሌሎች ቦታዎችንም በጣም ሙቀት ስለሚበዛ እኛ ከተማ ላይ ደስ ብሏቸው ብዙ ሰዓት ማሳለፍ እንደሚፈልጉ የተለያዩ ሰርግ ሲኖረን የተለያዩ ድግስ ሲኖረን እኛ ቤት በተለያዩ መልኩ ቁጭ ብሎ እንደሚያሳልፉና በጣም እንደሚወዱት ነው ቤታችን የሚነግሩን። ከጎረቤታችን ጀምሮ ከተለያዩ ቤተሰቦቻችን የሚመጡ ከሩቅ ከተማም ከተለያዩ ከተሞችን የሚመጡ ቤተሰቦቻችንም በጣም በትልቁ ይነግሩናል። ይሄን በጣም ደስ እንደሚላቸው እና ወደ ራሳቸው ከተማም ወሰዶ እንደ ትልቅ አርአያ ተጠቅሞ ወደ ቤታቸውም ጎረቤታቸውም በትልቁ ለማሳየት ፎቶም እያነሱ ይሄዳሉ በተለያዩ መልክ ይዙታል እኛ የምንሰራው ስራም በዚህ በዚህ መልኩ ስንሰራ ነው በጣም ጥሩ ውጤት የምናገኝበት ደስ የሚለው ስራ ያገኘንበት በዚህ መልኩ ነው። እያልን እንደ ትንሽ ያገኘነውን ልምድ እንደ ሞያ በመያዝ እንነግራችኋለን ሌሎችም ባለሙያዎች ስላሉ በዛ የሚማሩ ያ ስራቸው የሆነ ያ ጥናት እያደረጉ የሚውሉ ከእነሱ ጋርም ተባብሮ በጣም ቤታቸው ውብ ማድረግ እንደሚችሉ። ጎረቤቶቻቸው ሰፈራቸው በጣም ውብ ማድረግ እንደሚችሉ እና እንደዛ እያለ ሲሰፋ ደግሞ ከተማቸው ሀገራቸው ውብና ማራኪ የማድረግ ሀይል እንዳለው ነው ብዙ ጊዜ የምነግራቸው ማለት ነው። እና በጣም አሪፍ ነው ለብዙ ሰዎችም ጥቅም ነው። ዋናው ነገር ግን ለራሳችንና ለራሳችን ብለን ነው የምንጀምረው ነገር ግን እኛም ተጠቅመን ለሌሎች ሰዎችም የምንጠቅምበት አጋጣሚ ነው ያለው ማለት ነው። በዋናነት ግን እኛ ራሳችንን ነው የምንጠቀመው የአትክልት ስራ ስናደርግ ማለት ነው። እና የአትክልት የአትክልት ስራ በጣም አደርጋለሁኝ ሁሌም አትክልቶችን እንከባለን

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ከስራ እንደወጣሁኝ ወደ አስራ አንድ ተኩል እወጣለሁኝ ከስራ። ከስራ ወጥቼ ከጓደኞቼ ጋ ከስራ ባልደረቦቼ ጋ ትንሽ የእግር ጉዞ እንቅስቃሴ እናደርጋለን እንቅስቃሴ እያደረግን ለሰላሳ ደቂቃ ያህክልን ወደ ሰፈራችን እየሄድን በእንቅስቃሴ በ እንደ ስፖርት ነው የምንሄደው። ቁጭ ብለንም ስለምንውል ከስራው ጋር ያለው የነበረው ሰውነታችን ለማንቀሳቀስ ማለት ነው። እና እየተንቀሳቀስን አንዳንድ በመንግድ ላይ የሚገኙ እንደ እርጥብ ያሉ ምግቦች እንደ ቺፕስ ያሉ ምግቦችን ወክ እያደረግን በጣም ደስ እያልን እየተዝናናን ለራሳችን አእምሮአችን በስራ ላይ የዋለ አእምሮአችን ጥሩ ንፋስ እያገኘንበት ጥሩ እየተዝናንበት ሌላ ዘና የሚያረጉን ወሬዎች እያወራን ነው የምንወጣው ማለት ነው። ከስራ ባልዶሮቦቼ ጋ እስከ አስራ ሁለት ተኩል እቆያለሁኝ ከአስራ ሁለት ተኩል በኋላ ወደ ሰፈሬን አመራለሁኝ። ወደ ቤቴ ብቻዬን ብዙ ጊዜ እጓዛለሁኝ ወደ ሰፈራችን የሰፈር ሰዎች በተለያዩ ቦታ የነበሩ ሰዎች ካገኘሁኝ ከሱ ጋ ከእነሱ ጋም እያወራሁኝ እንዴት እንደነበሩ ውሎ ስራቸው እንዴት ነበር ብዙ ነገሮችን እያወራን አንድ ላይ እየተንቀሳቀስን እንሄዳለን ማለት ነው። ከሰፈሩ ሰዎቼ ጋ እና በጣም ደስ ይለኛል ጥሩ የሚባል ጊዜ ነው ማሳልፈው። እና ቤትም ወደ አንድ ተኩል ነው ምገባው ብዙ ጊዜ ወደ ቤቴ ገብቼም ሁሉም ቤተሰቦቼ ሰላምታ እሰጣለሁኝ ብዙ ጊዜም ቲቪ እያዩ ቡና የተፈላ ነው የሚጠብቀኝ። ከእነሱ ጋ ቡና ጠጥተን እያወራን ስለ ውሏችን አንዳንድ ወሬዎች እያወራን ስራ እንዴት እንደነበር ውሎ እንዴት እንደነበር በኔ በኩል የነበሩ ስራዎች በኔ በኩል ያጋጠሙ የአዳዲስ ነገሮች ካሉ እነግራችዋለው ከነሱ ጋም ከነበረ አዳዲስ ነገሮችም እጠይቃችዋለው ስለ ስራ ሁኔታ ሁሉም አብረን እናወራለን አብረን ደስ የሚል ጊዜ እናሳልፋለን ማለት ነው። በቤተሰቦቼ ጋ ቡና እየተፈላ እራት እንበላለን እራትም ሁላችን ሰብሰብ ብለን በአንድ ላይ ነው የምንበላው በጣም ደስ ብሎን እየተጎራረስን ነው ምንበላው በዛውም በመሃል እየተጫወትን እያወራን ልጄም ስላለች እሷ ጋም ትንሽ ጊዜ እኔ ነው እሚዛት ከስራ እንደገባሁኝ እራት እየበላን እኔ ነው ምዛት ከኔ ጋር ነው የምትወደው እኔ በ አጎርሳታለው። ህፃንም ስለሆነች ገናም ራሷም ብዙ መጉረስ ስለማትችል ለመጉረስ ትፍጨራጨራለች ነገር ግን ብዙ ስለማትችል እኔ የበላው በመሃል አጎርሰታለው። እንደዚህ እያልን እስከ ሶስት ሰዓት እንቆያለን ሶስት ሰዓት ቀጥታ ሲሆን የማታ ወደ ትንሽ ሁሉም ሰው ወደ እንቅልፉ ሲሯሯጥ እኔ መጽሐፍ አነባለሁኝ። ብዙ መጽሐፎች አሉኝ በቤቴ ለአንድ ሰዓት ያህል መጽሐፍ አነባለሁኝ እነሱ እስከሚተኙ ከተኙ በኋላ በመስመር የሚሰሩ በኢንተርኔት ወደ አራት ሰዓት ሲሆን በኢንተርኔት የሚሰሩ ስራዎቼንም የማይበት አጋጣሚ ነው ያለ የተወሰኑ አዳዲስ ኢሜል የተላኩልኝ ካሉ የተለያዩ መልእክት የተቀመጡልኝ ካሉ ስልኬን አያለሁኝ ያንን አይቼ ወደ እንቅልፌ ኣመራለሁኝ ማለት ነው። እና ወደ እንቅልፌን ካመራሁኝ በኋላ ነው ሌሊት ስምንት ሰዓትም ተነስቼ ወደ ስራዬ የምገባው ስራዬንም የመስመር ስራዬንም በኢንተርኔት የሚሰራ ስራዬንም በዚህ መልኩ ነው ማሳልፈው ማለት ነው። እና ብዙ ሰዎችንም ከስራ ሲወጡ ብዙ ጊዜ እጠይቃችዋለው ወደ ተለያዩ አልኮል ቤቶች ወደ መጠጦች ሂዶው እንደሚጠጡና በብዙ ጓደኞች ሰብሰብ ብሎ እየጠጡ አምሽቶ እስከ ሶስት ሰዓት እስከ አራት ሰዓት የሚቆዩበት አጋጣሚ እንዳለና አንዳንዴም ከዛ በላይ አምሽቶ ወደ ቤታቸው ሚገቡና ከቤተሰቦቻቸው ጋ ወደ አልተፈለገ ብዙ ሰዎችን የሚገቡበት አጋጣሚ እንዳለ ነው። የሚነግሩኝ ብዙዎቹ ይሄም ደሞ እኔ አልፈልገውም ብዙ ጊዜ ከእንደዚህ አይነት ጓደኞች በጣም ርቄያለሁኝ። ብዙ ነገሮች እንደማይጠቁሙኝ አይቻቸው እኔ እንደዚህ አይነት ጓደኛ ሲኖረኝ ብዙም አላገኛቸውም ከእነሱ ጋም ጊዜ ማሳለፍ አልፈልግም ራሴንም በጣም እቆጥበዋለሁኝ ከእንደዚህ አይነት ሰዎች እና ብዙ ነገሮችንም ጠቅሞኛል ማለት ነው። ከእንደዚህ አይነት ሰዎች ጋ በዚህ መልኩ አለመሳለፌ እንደዛ አይነት ቤተሰቦቼም ስለምወድ ልጄም ስለምወድ እናቴም ሚስቴም ስለማከብር በጊዜን ወደ ቤቴን ገብቼ ነው። ስራዬን ሰርቼ እራትን ከነሱ ጋ በልቼ ሁሌም እራትም ስለሚጠብቁኝ ከእነሱ ጋ ነው ብዙ ጊዜ እማሳልፈው። አብረን እራት የምንበላበት ሰዓትም ተመሳሳይ መሆን ስላለበት እኔ ካመሸሁኝ በእንደ አጋጣሚ እንኳን ሁሌም ቶሎ ይጠይቁኛል ይደውሉልኛል ትንሽ ካመሸሁኝ በስራ ሁኔታም ይጨናነቃሉና ማታ ከስራ

ትወዳለህ አዎ መዘመር በጣም ነው የምወደው ብዙ ጊዜ እዘምራለሁኝ በጣም ነው የሚያዝናናኝ በጣም ደስ ይለኛል። አይምሮዬንም በጣም ነፃ ያደርገኛል ከምንም አይነት ጭንቀቶች ከምንም አይነት ነገሮችን ነፃ የሆንኩ መስለው ነው የሚሰማኝ ብዙ ጊዜ። ወደ ራሴም ይመልሰኛል ወደ ፈጣሪም የቀረብኩኝ ያህል ስለሆነ የሚሰማኝ ስዘምር። እችላለሁኝ ብዙ ጊዜም ቤታችንም ወደ አቡነ አረጋዊ ቤተክርስቲያን የተባለ ቅርብም ስለሆነ ብዙ ተማሪዎችም ስላሉ እዛ እዛ ሲዘምሩም ቤቴ ሆኜ ሁላ ነው የምሰማው። ብዙ ጊዜም ወደ ቤተክርስቲያን ሄጄ የእነሱ መዝሙር እሰማለሁኝ እና በጣም ደስ ይለኛል። በጣም አእምሮዬ በጣም ጠንካራ ያደርግልኛል። በተለያዩ ስራዎቼንም ጠንክሬ እንድወጣ ራሱ የሆነ ትልቅ አስተዋጽኦ ትልቅ ሚና ነው ያለው። ትልቅ የራሱ የሆነ ድርሻ ነው ያለው። እና መዘመር ማለት ለኔ በጣም ከመዘመርም በላይ ነው ትርጉም ያለው የአእምሮዬ ጥንካሬ ዋናኛ ምንጭ ነው። በስጋዬ በጣም ደስተኛ እንድሆን የራሴ የሆነ ትልቅ አስተዋጽኦ ነው የሚያደርግልኝ ትልቅ የሆነ የራሴ የሆነ ቃላቶችን የማይገለጽ አይነት ድርሻ ነው የሚሰጠኝ እና በተለያዩ ቦታዎችንም ስሆን ብቻዬን ስሆን ደስ ሲለኝ። ስሜቴ ጥሩ ሲሆን ሁላ ብቻ ሆኜ የምዘምርበት ሰዓት አለ። በቤቴ ስሆን ደግሞ በጣም በተለየ መልኩ እዘምራለሁኝ እነሱ እየዘመሩ ከሰማሁም ከእነሱ ጋር አንድ ላይ ሆኜ በቤቴ ሆኜ እየዘመርኩኝ ነው ብዙ ጊዜ የማሳልፈው እና በጣም እወዳለሁኝ። በጣም እሰራበታለሁኝ ሁሌም በራሴም ስልኩን ስላሉኝ ብዙ መዝሙሮች እነሱም እያዳመጥኩኝ በተለያዩ መልኩ የማሳልፍበት አይነት ጊዜ ነው ያለኝ ማለት ነው። እና መዘመር በጣም ነው የምወደው። ብዙ ጓደኞቼም በጣም እንደሚወዱና ሁሌም ከእንቅልፋቸው ሲነቁ ስልክ አፍቼው ላይ መዝሙርን እንደሚከፍቱ መዘመር እንደሚያዳምጡና በጣም እንደሚወዱ ነው የሚነግሩኝ። አብዛኞቹም ይችላሉ ደስ ይላቸዋል። በጣም ልክ ከእኔ በላይ ትርጉም የምሰጣቸው ሰዎችም አሉ። ብዙም ደንታ የሌላቸው እና ትኩረት አድርጎ የማያዳምጡትም አሉ ጓደኞቼ እና ብዙ አይነት ሰዎች ነው የማገኘው። ነገር ግን በጣም የሚያዳሙጡት ሰዎች ከማያዳሙጡት ሰዎች በጣም ጠንካራ እና በተለያዩ ነገሮችም የተሻሉ ሆኖ ያገኙህበትን አጋጣሚ ነው ያለ ማለት ነው። እና መዘመር በጣም ነው የምወደው ብዙ ነገሮችንም እንዳሳልፍ ጠንካራ ሆኜ የተለያዩ ስራዎቼንም እንድሰራ የተለያዩ ነገሮችንም እንዳደርግ የራሴ የሆነ ትልቅ ሚና ነው የሚጫወትልኝ። በተለያዩ መንገዶችም ራሴንም ሆኜ እንድሰራ ከሚያደርጉኝ ነገሮች ናቸው ማለት ነው። መዘመር እና መዘመር ማለት እህቴም አለች በጣም ነው የምትችለው እሷ ወደ ቤተክርስቲያንም እየሄደች። የሰንበት ተማሪ የሚባሉ አሉ እና እነሱ ጋርም ስለምትማር እና በብዙ መልኩ መዝሙርን በጣም ስለምትዘምር በቤታችንም ስራዋን እየሰራች እቃዋን እያጠበች የተለያዩ ስራ እየሰራች የምትዘምርበት አጋጣሚ ነው ያለና። በጣም እሷን አዳምጣታለው ከእሷም የምትጽፋቸው መዝሙሮች አሉ በስልኳም ብዙ መዝሙሮች አሏት ከእሷም እየወሰድኩኝ በጣም የሚመቹኝ መዝሙሮች አሉ ከእሷ እየወሰድኩ አዳምጣለሁኝ ወደ ስልኬም አሳልፋለሁኝ። ከዚህ በፊትም ስትጽፋቸው የነበሩ መዝሙሮችንም ከጽሁፍ ከጻፈችው ደብተርን እያየሁኝ እኔም የምዘምርበት ብዙ አይነት መዝሙራች ነበሩና እኔም ከዚህ በፊት ተማሪም ስለነበርኩኝ ብዙ ጊዜ እኔ ስነግራት እና ስዘምርላት ስታይ በጣም ነው የምትገረመው። እኔ የማላውቅ የማላውቅ ይመስላት ነበር እና ብዙ ጊዜ እንዴት ነው የተማርከው እያለች በጣም ትገረማለች። ድምጽህን በጣም አሪፍ ነው ለምን አትቀጥልበትም? እያለች ብዙ አይነት ምክርና ከእሷ ጋር ሄጄ ተማሪ እንደሆንና ትንሽ ተምሬም የማስተማር ያህል አቅም እንዳለኝ ሁላ ነው የምትናገረኝ። እና በጣም ደስ ይለኛል። ነገር ግን እኔ አሁን ዝም ብዬ በሩቅ በደንብ የማዳምጠው የምወደው የምዘምረው እንጂ ወደዛ ቀረቤ ብዙ ጊዜ አጥፍቼም አላውቅም ሄጄም አላውቅም በተለያዩ ምክንያቶች ማለት ነው። እና ወደፊትም የሚሆነው አብረን እናየዋለን ምናልባት ወደ ቀልቤ ወደ ስጋዬ ወደ ነፍሴ ስመለስ እሄዳለሁኝ ብዬ አስባለሁኝ ግን በጣም ነው ደስ የሚለኝ በጣም ጠንካራ ያደርገኛል። ዘርፈ ብዙ ስሜትንም ይሰጠኛል። በተለይ መንገዶችንም ስሄድ ልክ በራሴ መሆን እንዳለብኝ ጠንካራ መሆን እንዳለብኝ በፈጣሪ የመታመን እንዳለብኝ ያህል ነው በጣም አጠንክሮ ነው። ትልቅ ስሜት ነው የሚሰጠኝ። ይሄን መዝሙር በመውደዴ እና መዘመር በጣም ነው የምወደው በጣም ደስ ይለኛል በጣም ብዙ ጥቅሞችንም ሰጥቶኛል።

ገንዘብ ትቆጥባለህ አዎ ገንዘብ በጣም ነው የምቆጥበው በቁጠባ በጣም አምናለሁኝ በጣም ለብዙ ችግሮቼም ፈቺ ነው ብዬ አምናለሁኝ። ብዙ ችግሮቼም ከቆጠብኩኝ በኋላ ብዙ አይነት የሚባሉ ችግሮች ፈትቼበታለሁ። ለብዙ እድገትም ጠቅሞኛል ዛሬ የምቆጥባት ትንሽዬ ነገር ከአመት በኋላ ከአንድ ወር በኋላ ተጠራቅማ ብዙ ችግር የምትፈታልኝ እና እኔ ለምፈልገው ነገር ለብዙ እድገት በጣም በትልቁ መንገድ እየወሰደችኝ ስለሆነ ቁጠባ ማለት ነው። እና በቁጠባም ስለተማርኩኝ ትምህርቴም ያው ከቁጠባ ጋር የተያያዘ ነበር እና በጣም ጠግሞኛል ትምህርቴም በተለየው መንገዱ ጠቅሞኛል። ከብዙ ሰዎች በተለየ መልኩ ስለዚህ ግንዛቤ እንዲኖረኝ እና እንድረዳ የራሴ የሆነ ትልቅ ሚና ትልቅ ድርሻን ይዟል የገንዘብ መቆጠብ ትምህርቴ ማለት ነው። እና ብዙ ሰዎችንም ስለ ቁጥባ ያላችሁ አስተሳሰብ እንዲቀየር ዛሬ የሚቆጥቡት ነገር ነገ በጣም ትልቅ ችግር እንደሚፈታላቸው ነገ ለሚፈልጉት ትልቅ እድገት ነገ ልንፈልጉት ትልቅ ስራ ነገ ለሚፈለገው ማንኛውም ነገር ለመግዛት በጣም በትልቁ እንደሚጠቅማቸው እና በትልቁ ብዙ ነገሮችንም እንደሚያገለግላቸው ነው የሚነግሩኝ ማለት ነው። እና ገንዘብ መቆጠብ ማለት ለኔ በጣም በትልቁ ብዙ ስራዎችን የምሰራበት እና በብዙም መልኩንም ህይወቴ የቀየረልኝ የራሴን ህይወት ብቻ ሳይሆን የቤተሰቦቼም ህይወት የቀየረልኝ ነው። መቆጠብ ማለት እና በተለያዩ የባንኮችንም እቀጥባለሁኝ በጣም ጥሩ የሆኑ ባንኮችም ከባንኮች ጋር ጥሩ የሚባል ግንኙነት እንዲኖረኝ እና የተለያዩ አዳዲስ የሆኑ ጥሩ የሚባሉ እድሎችን ሲመጡም ቅድሚያ እንዲሰጠኝ አድርጎኛል ከማንም ሰዎች በላይ ማለት ነው። እና መቆጠብ ማለት ለኔ ልክ እንደ ጓደኛዬ ነው የማየው የሁሉም የዘውትር ስራዬ ነው። ብዙ ነገሮችንም ለመስራት ሳስብ ቁጥባዬንም እያየሁኝ ቁጥባዬም እያሰብኩ ነው የምንቀሳቀሰው ማለት ነው። እና ብዙ ጓደኞቼም በቅርብ ያስጀመርኳቸው አሉ። የተለያዩ ስራ እየሰሩ ነገር ግን ብራቸውን መያዝ የማይችሉ በቀላሉ የሚያጠፉትና ወደተለያዩ ጭንቀቶችንም ሊያሞሩ ይችሉ የነበሩ ጓደኞቼን በተለይ መንገዶችንም እንዲቆጥቡ እያደረኩኝ አሁን ህይወታቸውም እየተሻሻለበት እና የህይወታቸውን መስመር የያዘበት የሄደ ያለ አጋጣሚ በብዙም መልኩ አለ ማለት ነው። እና ገንዘብ መቆጠብ ማለት ነገ የተሻልን ለመሆን ስንፈልግ ነገ ጥሩ ደረጃ ለመድረስ ስንፈልግ በተለያዩ መልኩ ልንሰራበት የሚገባና በተለያዩ መልኩ የሚጠቅመን አይነት ነው ማለት ነው። እና ደስ የሚል ቦታ ላይ ደስ የሚል ስራ ለማግኘት ዛሬውኑ መቆጠብ እንዳለብን እና ከቁጠባ ብዙ ነገሮችን እንደምናተርፍ ነው ለብዙ ጓደኞቼ እያስተማርኩኝ እንዲቆጥቡ እያደረኩኝ ያለው ማለት ነው። እነሱም ከትንሽ ጊዜ በኋላ እየገባቸው እየተረዳቸው ሲመጣ እየቆጠጠቡና ከእኔ በላይ ሆኖም በጣም የሰሩበት ያሉ አጋጣሚ አለ። ከቆጠቡም በኋላ የተለያዩ እያወጡ ትላልቅ የስራቸው ማስፋፊያ አዳዲስ የሚፈልጉት አይነት ስራ ለመስራት የተለያዩ ተጨማሪ ስራዎችንም ለመጨመር አይነቱ የሚሰሩበት አጋጣሚ እና ትልቅ ለውጥ ያመጡበት ለራሳቸውም ተጠቅሞ ለራሳቸውም ለውጥ አምጥቶ ለቤተሰባቸውም የጠቀሙበት ለብዙ ጓደኞቻቸውም የስራ እድል የፈጠሩበት ቤተሰባቸውም ከብዙ ችግሮች ከብዙ ጉዳቶችን ያዳኑበት አይነት አጋጣሚ አለ። ለህክምና እንኳን ያጡበትን ጊዜ ከሚቆጥቡት ብር አውጥቶ ለቀጥታ እንደሚጠቀሙበት እና ብዙ ህይወት የቤተሰባቸው ህይወት እንዳዳነላቸው ከብዙ እንግልት ከብዙ ችግር ከብዙ የሰውን ፊት ለማየት እንደሚጠቅማቸው እና እንደጠቀማቸው ነው በብዙ መልኩ የሚነግሩኝ ማለት ነው። እና ገንዘብ መቆጠብ ማለት ነገን የተሻልን ለመሆን እኛን የሚሰራን በተለያዩ መንገዶችንም እኛ ነገ ጥሩ ደረጃ ላይ እንድንደርስ የራስ የሆነ ትልቅ አሻራ የሚያወጣልን የሚይዝልን አይነት ሆኖ ነው ያገኘነው ማለት ነው። እና መቆጠብ በጣም አሪፍ እና ነገ ጥሩ ደረጃ እንድንደርስ የራሱ የሆነ ትልቅ ሚና ያለው ለብዙ ሰዎች ህይወትን የቀየረ ብዬ ነው የማምነው እኔም በጣም በመቆጠብ አምናለሁኝ። ለብሶቼንም የምቀይርበት አይነት አጋጣሚ ሆኖ ነው የማገኘው ብዙ ጊዜ ብዙ ሰዎችንም እንደነገርኳችሁ በጣም ብዙ በቅርቤ ያሉ ጎረቤቶቼም ሊሆን ይችላሉ ብዙ ሰዎችንም የተቀየሩበት አጋጣሚ አለ ማለት ነው። እና ገንዘብ መቆጠብ ማለት ነገ ነጋችን ብሩህ እንዲሆን ነጋችን ጥሩ እንዲሆን የራሱ የሆነ ትልቅ ድርሻ ያለው የራሱ የሆነ ትልቅ መንገድ የሚጠርግልን ነገር ነው ማለት ነው። እና ዛሬ በትንሽ የምናስቀምጣት ነገር ህይወታችን ይቀይርልናል እና መቆጠብ እወዳለው

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማኝ በብዛት የማደርገው የምሰራው ወደ ቤተክርስቲያን እሄዳለሁኝ። ከፈጠሬ ጋር አወራለሁኝ። ፈጣሬም የሰራሁት ችግር ካለም ይቅር እንዲለኝ፤ ያስቀየምኳቸው ሰዎች ካሉም ይቅር እንዲለኝ፤ እና እና ሰዎችንም በቀጥታ ሄጄ ይቅርታ ለማለት፤ በመጀመሪያ ወደ ፈጣሪ ሄጄ ይቅርታ ያደርግልኝ፤ ካልኩኝ በኋላ ነው እንደዚ ማደርገው ማለት ነው እና ጭንቀት ሲሰማኝ በሁለተኛ ደረጃ የማደርገው ደግሞ ምንድነው የማደርገው? ለምንድነው የተሰማኝ? ምን ሲያጋጥመኝ ነው? ጭንቀቱ በምን ምክንያት ነው የተነሳኝ? ብዬ በወረቄቴም ለመጻፍ እሞክራለሁኝ። ያንን ጭንቀቶቼን ከጻፍኩኝ በኋላ፤ እኔም እመልሳቸውና በኔ አቅም ሊቻሉ የሚገቡ ከሆኑ በደንብ አያቸዋለሁ። መጀመሪያ እኔ የሚቻለኝ ከሆነ ምን ማድረግ አለብኝ? ምንስ ማድረግ ነበረብኝ? ለምንድነው ጭንቀቶች የተፈጠሩ? ብዬ ለራሴንም ብዙ ደቂቃ ወስጄ ብዙ ሰዓት ወስጄ እጠይቃለሁኝ። ማለት ነው እና የምችለው ከሆነ መፍትሄው እጄ ላይ ከሆነ ወደ መፍትሄው ነው በቀጥታ የሚሄደው። መፍትሄው ለማግኘት ነው ምሯሯጠው ማለት ነው። የማንም ሰው ሳልጎዳ ቀጥታ ወደ መፍትሄው እሄዳለሁ። መፍትሄው በኔ በኩል ካልሆነና ከኔ በላይ ከሆነም የማልችለው ከሆነ ምናልባት የሌሎች ሰዎች እጅ የሚያስፈልገው ከሆነ የሌሎች ሰዎችንም እጠይቃለሁኝ። እንዲያጉዙኝ እና መፍትሄው ከእኔ በላይ ከሆነ ማለት ነው። ምናልባት እኔ በቀጥታ ለም የማያገኝና የቀጣይ ይፈጠራል። ብዬ በተለይ ምክንያቶችም የምጨነቅ ከሆነም ለፈጣሪን አሳልፌ ሰጥቼ ወደ ፈጣሪን ቀረብ ብዬ ፈጣሪን እንዲምረኝና እና ሁሉም ነገር ሰላም እንዲያደርግልኝ ቤተስቦቼ ሁላችንም ሰላም እንዲያደርግልን እለምነዋለሁ። ማለት ነው እና ጭንቀቴ ሲሰማኝ እንደዚህ ነው የማደርገው። ብዙ ጊዜ ብዙ ጓደኞቼም እጠይቃለሁኝ። እና ጭንቀታቸው ሲሰማቸው ብዙ ጊዜ ጭንቀት ይሰማቸዋል። እና ጭንቀታችሁ ምንድነው? ብዬ ስጠይቃቸው ለራሱ መልስ የላቸውም። ጭንቀታቸው አያውቁትም። እና ያ ደግሞ የበለጠ ይጎዳቸዋል። የበለጠ ያስጨንቃቸዋል። የበለጠ ሰውነታቸውንም፣ ጊዜያቸውንም፣ ሁሉም ነገራቸውንም ይበላቸዋል፣ እና ብዙ ጊዜ ብዙ ጓደኞቼ ምናጋራ እናገራለሁኝ መጀመሪያ አወቁት ለምንድነው የተጨናቃችሁ? ምን ምን ስላጋጠመህ ነው። ምን ስለገጠመህ ነው ዛሬ አንተ ትላንትና በጣም ደስተኛ ነበርክ ቅድም ኮር ራሱ በጣም ደስተኛ ነበርክ። አሁን የምትጨናነቀው አሁን የሚከፋ ምን ስለሆንክ ነው። ምን ስላጋጠመህ ነው። ስላቸው ብዙ ጊዜ መልስ የላቸውም እና መጀመሪያ ይሄን ነገር ነው ማወቅ ያለባችሁ። መፍትሄው የምታገኙት አንተ ነገ ደስተኛ ለመሆን ዛሬ ያጋጠመህን ጭንቀት በምን መልኩ እንደሆነ ምን እንደሆነ በወረቀት ላይ ጻፏቸው እላቸዋለሁ። እና ከጻፋችሁ በኋላ እናንተ መስራት የምትችሉት እናንተ መፍታት የምትችሉትን ለብቻቸው ለይዋቸው። እናንተ ማድረግ የማትችሉት የሌሎች ሰዎች እርዳታ የሚያስፈልጋቸው ከሆነ እነሱም ለብቻቸው ጽፋችሁ። ሰዎች እርዳታ እንዲያደርግላችሁ በተለያዩ መንገዶችንም ማሳመንና መጠየቅ ይጠበቅባቸዋል። ወደ ፈጣሪያችን ቀርባችሁም የፈጣሪ የሚመለስ ነገር ከሆነም ከአቅማችን ከማንም ሰው በላይ ከሆነም ወደ ፈጣሪ ወደ ቤተክርስቲያናችሁ ሄዳችሁ ፈጣሪ ምረቱ እንዲያወርድላችሁ ጸሎታችሁን እንዲሰማችሁ ጭንቀታችሁ እንዲያቀልላችሁ መለመን ነው የሚሻለው። እያልኩኝ ብዙ ጓደኞቼን እንደዚህ እያረኩኝ ማራጋበት አይነት ጊዜ አለኝ። እና በጣም ይወዱታል። ከብዙ ነገር ሲያጋጥማችሁም ከብዙ ጭንቀት የዳንበት አይነት መንገድ እንደሆነ ነው የሚነግሩኝ ለራሴም በጣም ተጠቅሜበታለሁ። ይሄንን መንገድ በጣም ብዙ ጊዜ እንደዚህ እያደረኩኝ ቶሎ ወደ ራሴ ወደ ደስተኛ እንደሆንና ወደ ስራዬም ተመልሼ ትልቅ የስራ ስኬት ወይም እንድደርስ አድርጎኛል። ማለት ነው። እና በአሁን ሰዓት ጭንቀትም አያጋጥመኝም አይባልም ነገር ግን ሲያጋጥመኝ በቀጥታ በዚህ መልኩ ነው። የምፈታው ማለት ነው። እና በጣም ጥሩ ውጤት አግኝቼበታለሁ። ቤተሰቦቼም በዚህ መልኩ እንዲሰሩ ሁሌም እነግራቸዋለሁ። ምንም የሚያጨናንቅ ነገር እንደሌላቸው እና የሚችሉት ከሆኑ ወደ ስራው መግባት እና መግባት ብቻ ነው አማራጩ የማንችለው ከአቅማችን በላይ ከሆነም ፈጠሪያችን አሳልፈን መስጠት ነው። ሁሉም ነገር መቀበል ነው ብዬ አምናለሁኝ። እና የሚያጋጥሙኝ ነገሮችንም ተቀብዬ ነው ወደ ውሳኔ ወደ ስራውን ወደ ሁሉ መፍታት የሚሄደው ስሜቱ ከተቀበልነው በኋላ እና ጭንቀቱ ከተቀበልነው በኋላ ካመንንበት በኋላ ካወቅንበት በኋላ ነው። ወደ መፍትሄው ወደ ሁሉም ነገር መሄድ የምንችለው ማለት ነው። እና ጭንቀት ሲሰማኝ በብዛት የማደርገው እንደዚህ ነው። ወደ ፈጣሪ ሄጃለሁ። በወረቀትም ጽፌ ችግሬም ጭንቀትም እንደሆነ ለማወቅ እና ለመለየት እሞክራለሁኝ። ይሄን ከለየሁኝ በኋላ ነው ብዙ ስራዎችንም ለመስራት እና ጭንቀቶችንም በተለያየ መልኮችንም ለመፍታት የምሞክረው ማለት ነው። እና

የአካባቢው ገበያ? እንዴት ነው የአካባቢያችን ገበያ በጣም አሪፍ እና ብዙ ጊዜም ዋጋውም ደስ በሚል እኛን የሚመጥን አይነት ዋጋ ነው ያለው። ምክንያቱም አብዛኞቹ እኛ የሚያስፈልጉን ለምግብ እንደዛ አይነት እና በጣም ሁሌ የምንጠቀማቸው ነገሮች በእኛ አካባቢ ስለሚመረቱ በጣም አሪፍ በሚባል ዋጋ ነው የምናገኛቸው። ከእኛ ደግሞ እስከ ከእኛ ስራ ጋር በጣም አሪፍ እና እንዲሁ ከሌሎች አካባቢዎች ሁላ እየመጡ እዚህ ገበያው የተለያዩ ነገሮችንም ገዝቶ ወደየ አካባቢያቸው የምመለሱበት አጋጣሚ ነው ያለው። በተለይም በበዓል ሰሞን ሲሆን የትለያዩ በዓሎች ሲደርሱ ብዙ ጊዜ ለበአል የሚሆኑ ለምግብ የሚሆኑ እንደ ፍየል በግ በሬ ያሉትን እኛ አካባቢ እዚህ ያለው ገበያ ላይ በጣም ጥሩ የሚባል እና ከሌሎች አካባቢዎች አንፃር ሲታይ በጣም ዝቅተኛ የሚባል ዋጋ የሚገኝበት ገበያ ላይ ነው። ስላለ እኛ አካባቢ በጣም ብዙ ሰዎች ከተለየዩ ከተሞች እየመጡ ገበያ የሚያደርጉበት አጋጣሚ ነው ያለው ማለት ነው። እና ገበያችን በጣም አሪፍ ነው። አንዳንዴ ልክ እንደዛ ከሌሎች አካባቢዎች ሲመጡ ትንሽ ጨመር የሚያደርግበት አጋጣሚ አለ። ምክንያቱም የዛኔ ገዢ ስለሚበዛ እና ትንሽ የሚጨምርበት አጋጣሚ አለ። እንጂ የዛኔም ቢሆን ለራሱ ከሌሎች ከተማዎች ከሌሎች ገበያዎች ስታየው በጣም አሪፍ የሚባል እና ብዙም የሚጎዳ አይደለም። ነገር ግን ከነበረው አንፃር ሲታይ ትንሽ የሚጨምርበት አጋጣሚ አለ የበአል ሰሞን ሲሆን ማለት ነው። አብዛኛው ነገር የበአል ሰሞን ሲሆን የትንሽ ነገር በትንሽ መጠንም ቢሆን የሚጨምርበት አጋጣሚ ነው ያለው ማለት ነው። እና ገበያችን በጣም አሪፍ እና ብዙ አምራች ያለበትን አካባቢ ስለሆነ በጣም ከሰፊ የገጠር አካባቢም ስላለ የከተማው ዙሪያ በተለያዩ አቅጣጫ ብዙ የየራሳቸውን ምርት ይዞ ስለሚመጡ ብዙ ጊዜ አምራቾችና ሸማቾች ላይ በጣም ትልቅ የሆነ ልዩነት ስላለ አምራቾች በጣም ስለሚበዙ ለዛ ይመስለኛል የሸማቾችን ገበያ በጣም አሪፍ ያደረገውና ተመጣጣኝ እንዲሆን ያደረገው ማለት ነው። እና በዚህም አብዛኛው እዚህ ለመኖር እንደሚመችና ከተማ በጣም አሪፍ እንደሆነ ለኑሮ በጣም ጥሩ የሚባል ከተማ ከሌሎች ብዙ ከተሞችም እየመጡ ኑሮቸውን ወደዚህ ከተማ እያደረጉ ነው። ከዚህ በፊትም ያደርጉ ነበር። ሌሎችም እዚህ መጥቶ አሁንም በቋሚነት ሳይመጡ በመንገድ ሲያልፉ ትንሽ አንድ የተወሰኑ ሳምንቶች ቀናቶች እነዚህ ሲያልፉ ሁሉም ነገር ሲያዩት በጣም እንደሚመቻቸው እና በጣም ከቻሉ እና ከተመቻቸው እዚህ መጥተው መኖር እንደሚፈልጉ ነው ብዙ ጊዜ የሚያወሩት ማለት ነው። የሚያልፉ እንደዚህ በዚህ ከተማ ወደ ሌላ ከተማ የሚያልፉ ሰዎች ለራሱ እንደዛ አይነት አስተያየት ነው እየሰጡ የሚሄዱ መንገድ ላይ እኔ በተለያዩ መንገዶች በስራዎች የማገኛቸው ሰዎች ለራሱ የተለያየ የገበያ ሁኔታዎችን በራሱ በመሃል ስናወራ ይሄን እኛ አካባቢ እንደዚህ ነው የሚሸጠው። እናንተ ጋር እንዴት ነው ምናምን ሲሉኝ እኔ ስነግራቸው በጣም ነው የሚገረሙት። እና ብዙዎቹ ለራሴ ስራ ባልደርቦቼ በተለያዩ ከተሞች ያሉ ከእኛ ከተማ አካባቢ ራቅ ብሎ የሚገኙ እኔ ከዚህ ገዝቼ እንድልክላቸው ሁላ ብዙ ነገሮችን የሚጠይቁኝ ጓደኞቼ አሉ። እና እኔም በተመቸኝ ሰዓት ወደ ገበያ እየወጣሁ እኔ ካልተመቸኝ ደግሞ በጓደኞቼ አስገዝቼ የምልክላቸው አጋጣሚዎች አሉ። በተለይም ለበአል ሰሞኖችም ሲሆኑ እንደ ፍየል ያሉና እንደዚህ ለስጋ ምግብ የሚሆኑ እንስሳቶችን በጣም አሪፍ ስለሆኑ እኛ አካባቢ ገዝቼ ወደተለያዩ ከተሞች የምልክበት አይነት አጋጣሚ ነው ያለው ማለት ነው። እና ነው እና እንደዚህም በጣም ደስተኞች ናቸው በጣም ነው የሚገርማቸው። እናንተማ ታድላችዋል በጣም አሪፍ ነው እኛ ጋር በጣም በእጥፍ ነው የሚገዛው እያሉ ብዙ የራሳቸውን ገበያ ሲያማርሩና ብዙ ትችትን ሲያቀርብ ነው ብዙ ጓደኞቼን የምሰማው ማለት ነው። እና የአካባቢያችን ገበያ በጣም አሪፍ በጣም ተመጣጣኝ ለመኖር የሚመች በጣም ደስ የሚል ቀለል ያለ ከሁሉም ነገር ጋር ተመጣጣኝ የሆነ አይነት ገበያ ነው ያለን ማለት ነው። እና በዚህም በጣም ብዙ ሰዎች ይወዱታል ብዙ ጓደኞቼም ይወዱታል ቤተሰቦችም ይወዱታል። እና የአካባቢያችን ገበያ በጣም አሪፍ ነው።

ቤትህን እንዴት ሳሶው አለህ? ቤቴን ብዙ ጊዜ በተለያዩ ነገሮችንም በተፈጥሮ ነገሮችም ነው እማስውበው። የተለያዩ ከፈርኒቸር የሚገኙ እቃዎችን በማምጣት አዳዲሶች እና በአዳዲስ ሞዴል ሲመጡ የተለያዩ ዲዛይኖችን እያየሁ ከተለያዩ ቤቶች ጋር ሲሄድም የማያቸው በጣም የሚያምሩኝ ነገሮች ካሉ በማዘዝ እና በማሰራት ከእኔ ቤት ጋር የሚሄዱ በጣም ደስ የሚሉ በተፈጥሮ የተሰሩ ብዙ ነገሮችን ነው የምጠቀመው። የቤቴን ለማስዋብ እና ብዙ ጊዜ በጣም ስሜት ይሰጠኛል። ያምራል ቤቴ ብዙ ዛፎችም ስላሉኝ በጣም ብዙ አትክልት አሉኝ። ቤትያችን ላይ እና በተፈጥሮ የዋበና የራሱ የሆነ ይዘት ያለው የሚያምር ከሌሎችም በተለየ መልኩ። ሌሎች በጣም የሀብታም ቤቶች ከሚባሉ በተቃራኒና ነገር ግን በጣም የሚያምር ብዙም ብር የማይጠይቁ ማስዋቢያዎች ነው የምጠቀመው። ለቤታችን በተለያዩ በድንጋይ የሚሰሩ የቤት ልክ እንደ መዝናኛ አይነት አድርጌ ነው ብዙ ጊዜ ቤቴን የማስውበው ብዙ ሰዎችም ሲመጡ በጣም ይገረማሉ። እና የተጠቀምኳቸው ነገሮችም እነሱን ማግኘት የሚችሉት ነገር ግን በተለይ ጥበቦችን ነው የምጠቀመው። ብዙ ጊዜ እና በጣም ይገርማችኋል ደስ ይላችኋል በተለያዩ መንገድ በመጠቀሜ ብዙ ጊዜ የኔ አይነት ማስዋቢያ እማድረጋቸው ለቤቴ ይፈልጋሉ በተለይ መንገዶችንም ፍላጎታቸው ያሳዩኛል እና አያቸዋለሁ ማለት ነው። ደስ ይለኛል እኔም ከዛም በላይ አንዳንዶችም በጣም እረዳቸዋለሁ። ልክ እንደኔ አይነት ማስዋቢያ የሚፈልጉ ቤታቸውንም ውብ እንዲሆን የሚፈልጉ ብዙ ጓደኞቼ እነግራችኋለሁ። እንዴት አድርጎ መጠቀም እንዳለባቸው በምን አይነት መልኩ መስራት እንዳለባቸው እንዴት አድርጎ ቤታቸውንም ውብ እንዲሆንና ጽዱ እንዲሆን ማድረግ እንዳለባቸው። ከእኔ በትንሽ ነገር ብዙም ብርም ሳያወጡ በምን አይነት መልኩ መጠቀም እንደሚችሉ በተለያዩ መንገዶችም እነግራችኋለሁ። በቻልኩት መጠንም ስንቀሳቀስም አሳያችኋለሁ ማለት ነው። እና ብዙ ጊዜ በጣም አሪፍ አድርጌ ነው የማስውባቸው። ደስ ይላቸዋል ከውጭ ስታየው ራሱ ቤቴ ይለያል። በድንጋይ ነገሮች የተለያየ ቅርጽ የወጡት በሩ ጋር አሉ። ወደ ውስጥም ስትገባ ወንበሮችም ከተለያዩ ህንጽት የተገኙና በጣም ጽዱና ደስ የሚሉ በላያቸውም ዘመናዊ ነገር የተጨመረባቸው የሚያምሩ ለአይን የሚሱ። ቀለማቸው ለራሱ በጣም ደስ የሚል እና ተፈጥሮአዊ ይዘታቸውን ሳይ ሳይጠፋ ነገር ግን በዛ በተፈጥሮ ሆኖ ብዙ ዘመናዊ ነገር የተጨመረባቸው ናቸው። አብዛኞቹ እና በጣም ደስ ይላችኋል ማለት ነው። እና ለኔም በጣም ያዝናናኛል ቤቴ ብዙ ጊዜ እንዳሳልፍ። በቤት በኦንላይን በኢንተርኔት በመስመር የሚሰሩ ስራዎች ሲኖሩኝ በቤቴ ሆኜ ሁላ እንድሰራና ከቤቴ ውጣ አይለኝም እረፍት በምሆንበት ሰዓት ለራሱ ብዙ ጊዜ በቤቴ እንዳሳልፍ ነው የሚያስገደኝ ማለት ነው። ሁሉም ነገሩ እና በጣም ያምራል ቤቴ በጣም ደስ ይለኛል። በጣም ደስ የሚል ጽዳትም አለው። ከሁሉም ነገር ደግሞ የያዝኳቸውን እቃዎችም ማስዋቢያዎችም በጽዳት ሲይዛቸው እና ጽዳታቸው አሪፍ ሲሆን ነው ብዙ ጊዜ የሚያምሩት። አብዛኛው ጊዜም ቤተሰቦቼ የኔ እናቴ እህቴ ሚስቴም በጣም ስለሚያስውቧቸው በጣም አሪፍ አድርጎ ስለሚይዟቸው በጣም ያምራል እና ደስ ይላል። በተለየ መልኩ ነው ውብ ሆኖ የሚቀርቡት። በየቀኑ እንደ አዲስ ነው። ላንተ ለኔ ልክ እንደ መዝናኛ የሆኑ የሚያገለግሉኝ በየጧቱ ሳያቸው የተለየ አይነት ትርጉም ይሰጡኛል። በየቀኑ ሳያቸው የተለየ አይነት መስሎ ሌላ የተጨመረ ነገር ያላቸው መስሎ ነው የሚሰሙኝ። እና በዚህ መልኩ ከተለያዩ አትክልቶች እና በተለያዩ ድንጋዮች ነው በዘመናዊ መልክ አድርጌ ነው። ቤቴን የማስውበው በጣም ደስ ይላል። ተፈጥሮአዊ ይዘት ያለው ሆኖ ለአይን ሳቢ በጣም ማራኪ ሆኖ ነው። ብዙ ጊዜ ሰው የሚያገኙት እኔም እንደዛ ነው የማገኘው ሁሌም በጣም ያምራልም። በጣም ደስ ይላል። ዘመናዊ ነገር ስለተጨመረበት የተለያዩ መብራቶችም በውስጥ ስለምገጥምለት በጣም አሪፍ እና የተለየ ጥበብን የሚጠይቅ ስራዎችን እና አብዛኞቹ ጊዜ በቤቴ ላይ ያሉ ማስዋቢያዎች ማለት ነው። እና ቤቴን በዚህ መልኩ ነው ውብ አድርጌ የምኖረው

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃን በቤታችን ቧንቧ አለን ፕሮግራም አለው። በወር ሶስት ጊዜ ነው የሚመጣን እና የሚጠጣ ውሃ ለሁሉም ነገር ውሃ ከቧንቧው ነው የምንቀዳው። ብዙ ጊዜ በጣም የሚጠፍጥ ውሃ ነው የአካባቢያችን ውሃ በጣም ይታወቅና በጣም ስመጥር ውሃ ነው ያለን ማይለሚን ውሃ ይባላል። ጊዜም አሪፍ የሚባል የውሃ አቅርቦት ነው ያለን እና በወር ሶስት ጊዜ ሲመጣ ሁሉም ያሉን ለውሃ ማጠራቀሚያ ምሆኑ ገንዳዎቻችንን ሞልተን ነው የምናስቀምጠው ለሳምንት ምናምን የሚሆነን ማለት ነው። እና የሚጠጣውም ባጃሪካን ቀርተን እናቆያለን። ከዚያ ከዚያ ነው የምንጠጣው ብዙ ጊዜ ውሃ ሲመጣም ከቧንቧው እየጠጣን እየቀዳን ነው የምንጠቀመው ማለት። እና አንዳንዴም ከተለያዩ ውሃ ቤቶች የታሸጉ ውሃዎችን የሚያካፍሉ ከዚያ እየሄድንም የምናመጣበት ጊዜ አለ ማለት ነው። እና የታሸገ ውሃ ነው ብዙ ጊዜ ለመጣጥ የምንጠቀመው በጣም አሪፍ ነው። ዋጋውን በጣም ቅናሽ ስለሆነም ብዙም አይጎዳም። እና ብዙ ሰዎችንም ጓደኞቼም በዚህ መልኩ ነው የጎረቤቶቻችንም በዚህ መልኩ ነው የምንጠቀመው ውሃ። በቧንቧችን በየቤታችን ሆነን በሚመጣው ሰዓት ላይ እየጠበቅን እየሞላን የተለያዩ መጠራቀም ላይ እየያዝን ለሳምንት የሚሆነውን ውሃ በአንድ ላይ እየተጠራቀምን ነው የምንቆየው። እና በየሳምንቱ በወር እስከ ሶስት ጊዜ አራት ጊዜ የሚመጣበት ጊዜ ስላለ ማለት ነው። እና ብዙ አይቸግረንም ለመጠጥ የሚሆኑ ውሃዎች በጣም አሪፍ ናቸው። የኛ ደግሞ አንዳንዴም አስፈላጊ ሲሆን ነው ውሃ የሚያክፋፍሉ ላይ ሄድን ውሃ የምንገዛው እንጂ በቤታችንም በቧንቧ የምመጣ ውሃው ለራሱ በጣም ጽዱና በጣም አሪፍም ስለሆነ በጣም ራሱን የጠበቀና በጣም ለጤናም ተስማሚ ስለሆነ ከዛም የምንጠቀምበት አማራጭ አለን ማለት ነው። እና ብዙ አካባቢ ላይ አያለሁኝ ከእኛ ከተማ ውጪ ያሉ በእንደዚህ በቧንቧ የሚመጣቸው ውሃዎች በጣም ጨዋማና ለመጠጥ የማይሆኑ በጣም አስቸጋሪ እንደሆኑ ብዙ ቦታዎች ላይ አያለሁኝ። መቀሌ ላይ አሁን በጣም ውሃው በጣም አደገኛና ብዙ ጊዜ ለመጠጥ የማይመች አይነት ውሃ ነው። እና አብዛኛው ሰው ከታሸጉ ውሃዎች ማክፋፊያዎችንም ውሃ እንደሚገዛና ከነዚያ ውሃ እንደሚጠቀም ነው። ብዙ ጊዜ መረጃ የለኝ እኔም ስሄድ ወደዚያ አካባቢ የታሸጉ ውሃዎች ብቻ ነው መጣጠት የምችለው። የተለያዩ ሬስቶራንቶች የተለያዩ ቁርስ ቤቱን ገብተህ ለራሱ የታሸገው ውሃ ብቻ ነው ማዘዝ የምትችለው እንጂ ሌላ ለመጠጥ የሚሆን ውሃ እንደሌላቸው ነው የሚነግሩን እና ያለው ችግር ሁላ እናውቀዋለን። አሁን አሁን ገና መፍትሄ እየደረገለት ነው መሰለኝ እና የእኛ ግን በጣም አሪፍ እና ብዙ የሚያጨናንቅ ነገር ስለሌላቸውም በየባንቧችን የሚመጣን ውሃ በጣም አሪፍ እና ለብዙ የምንጠቀምበት ለመጠጥ የምንጠቀምበት ነው። እንደዋነኛው ለምግብ መብሰያም ከዚያ ነው የምንጠቀመው ለሁሉም ነገር በቧንቧችን ነው የምንጠቀመው ማለት ነው። እንደ አጋጣሚ በተለየ አጋጣሚ ውሃው ለብዙ ቀናቶችን ከጠፋ ከጨረስን ከተለያዩ መከፈፊያዎችም ሄደን ለመጠጥ የሆነ ውሃ ብቻ እንገዛለን። ለአንዳንድ ልብስ ማጠቢያ ምናምን የሚሆን ግን በቤታችን ብዙ ጊዜ አይጠፋም ምክንያቱም የተለያዩ ገንዳዎች እና ማጣራቀምያዎችን ስለምንሞላ ማለት ነው። እና ይሄን ይመስላል የመጠጥ ውሃን የምናገኘው ብዙ ጓደኞቼ ከቤታቸው ስለማይጠፋ ብዙ አንዱ ሲጨርስ ለአንዱ ይሰጣል። ሌሎች ጓደኞቼ ሲጨርሱ እኔ እሰጣቸዋለሁ እኔም ስጨርስ ከነዚያ ሄጄ የማመጣበትን ሰዓትም አለ ማለት ነው። እና የመጠጥ ውሃ በዚህ መልኩ ነው ከጎረቤቶቻችንም እርስ በእርስ እኛ ስንጨርስ ከእነሱ ሄደን እናመጣለን እነሱም ሲጨርሱ ከእኛ እየመጡ የሚወስዱበት አጋጣሚ አለ። ብዙም የሚቸገረን ነገር አይደለም በጣምም ንጹህም ስለሆነ የቧንቧ ውሃችን በጣም አሪፍ እና ለጤናችንም ተስማሚ ነው በደንብ በባለሙያዎችም ተጣርቶ ነው የሚላክልን በጣም አሪፍ ነው። ስለዚህ ከዚህ ነው የምናገኘው የመጠጥ ውሃ ማለት ነው እና በጣም ደስ የሚልና ጥሩ ውሃ ነው ያለን በእኛ አካባቢ ማለት ነው። እንደ ሌሎች ከተሞች እንደምንሰማው እንደማየው አይደለም እኛ ላይ ብዙ ከብዙ ከተሞች ሲሟጡ ለራሱ የማይለሚኑ ውሃ እያሉ በጣም በብዙ ስም እንደሚያቁትና ሊጠጡት እንደሚፈልጉ ነው ብዙ ጊዜ የሚያውቁት የሚነግሩን የሚያስደስታቸው ማለት ነው። እና የመጠጥ ውሃን ከቧንቧዬ ነው የማገኘው አንዳንዴም ከመካፍፈያዎች እየሄን የምናመጣበት

ምን አይነት ጫማ ትወዳለህ? እኔ የምወዳቸው ጫማዎች በጣም ቀለል ያሉና ከልብሴ ጋር የሚሄዱ ብዙም የማይከብዱኝ ብዙም የማይጫኑኝ። ቀለል ያሉ ጫማዎች ነው ብዙ ጊዜ የምወደው እምለብሰው እና ብዙ ጊዜ የናይክ ብራንድ የሆኑ ጫማዎች አንዳንዴም የአዲዳሲ የጆርዳን ጫማዎችንም እጠቀማለሁኝ የሀገራችንም የአምባሳ ጫማ የሚባሉ ጫማዎችንም እጠቀማለሁ። በብዛት ግን የናይክ ምርት የሆኑ ጫማዎችን ነው የምጠቀመው በጣም ነው የምወዳቸው በጣም ቀለል ባሉ መልኩ ነው የማገኛቸው። ዲዛይናቸው ለራሱ በጣም ይመቸኛል ሳይዜም ሁሌም ነው የማገኘው እና በጣም የምወዳቸው ጫማዎቼ ናቸው የኛ ሀገር አንበሳም በጣም እወደዋለሁ። በተለያዩ ለበአሎች የምጠቀመው የኛ ሀገሮች ነው። ከተለያዩ የሀገራችን ልብስ የባህል ልብሱን ስለብስ ለራሱ የኛ ሀገር ጫማውንም አድርገው ከስፍ ጋም ሳደርግ የኛ ሀገር ጫማ አንበሳ ነው ማደርገው። እና ነገር ግን ብዙ ጊዜ እኔ የባህሉን ልብስ ስለማልለብስ እና ሱፍም ስለማልለብስ። ከሌላ ልብሶች ጋር ግን ናይኪ ጆርዳን እለብሳለሁኝ በጣም ደስ ይሉኛል ዲዛይናቸው በጣም ነው የሚስማሙኝ። በጣም በራሴ ቀለል ብሎኝ ስራዬን እንድሰራም ያግዙኛል። በተለያዩ ቦታዎችም ስንቀሳቀስ ለራሱ በራስ መታመን በጣም ከፍ የሚያደርጉኝ እና ደስ ብሎኝ እያንዳንዱ እርምጃዬ በጥሩ ሁኔታ እንድራመድ ሁላ የራሳቸው የሆነ ትልቅ ድርሻ ነው ያላቸው። እነዚህ ጫማዎች እና ብዙ ጊዜ በጣም የመጀመሪያ የጫማና ናይክ ስገዛ ለራሱ አስታውሳለሁኝ ይሄ ዩኒቨርሲቲ ተማሪ ሁኚ ነው እና በጣም ደስ የምትል ጫማ ነበረችኝ። የ ናይኪ ብራንድ ጫማ ነበረች በጣም ደስ የምትልና ቀለል ያለች ጫማ ብዙ ጊዜ የማደርጋት አይነት ጫማ ነበረች እና በዛም ስለጀመርኩ መሰለኝ በጣም ትልቅ ተጽዕኖ ያደረገብኝ ናይኪ ማለት ነው። ሁሉም አሁን አሁን የሚመጡ የተለያዩ የስፖርት ጫማዎች ሳደርግ ለራሱ ናይክ ነው የማደርገው በጣም ደስ የሚሉና ለስፖርት የሚሆነው የተለያየ አይነት ጫማዎችም ስላሉት አብዛኛው ጊዜ የማደርገው የ ናይኪ ሆኖ በጣም ቀለል ያሉ እንደፈለከው መንቀሳቀስ የምችለው እና በጣም በጥሩ ሁኔታ የሚያደርጉልህ አይነት ጫማዎች ናቸው እና ማለት ነው። ስለዚህ ብዙ ጓደኞቼም እጠይቃለሁኝ የተለያዩ አይነቴ የራሳቸው የሆነ ምርጫ ነው ያላችው የራሳችው አይነት የሆነ ጫማ የሚወዱት አይነት ነው ያላችው አብዛኞቹም እንደ ጆርዳን ይወዳሉ። ልክ ቴምፐርላንድ የሚባል ትልቁ ጫማም በጣም ብዙ ጊዜ ያደርጋሉ እኔም ነበረኝ የሆነ ሰዓት ነበረኝ አሁን የለኝም። በጣም ስለሚከብድና በጣም አስጠላኝ የሆነ ጊዜ ግን የሆነ በጣም ይመቸኝ ነበር ያ ጫማ። ትልቅዬ ነው እንግዲህ በጣም ቁመት ለራስህ ከፍ ያደርጋል ምናምን እና ይመች ነበር አሁን አሁን አላደርገውም። የለኝም ብዙ ጓደኞቼ ግን ይሄ ቴምፐርላንድ የሚባል አላቸው። ሌሎችም በጣም ትላልቅ የሚባሉ ጫማዎች እንደ ጆርዳን ምናምን ሆኖ ነገር ግን ብራንዳቸው በጣም ትልልቅ የሆኑ ሳይዛቸውን ለራሱ በጣም ትልቅ የሆኑ ጫማዎች ነው ብዙ ጊዜ የሚያደርጉና እኔ እንደዚህ አይነት ነገር አይመችኝም። ቀለል ያሉ በ እግሬ ልክ የሚሆኑ ጫማዎችን ነው የምመርጠው በዚ ሰዓት በዛው ልክም ከሱሪዬ ጋር ከምለብሳቸው ሱሪዎች ጋር የሚሄዱ ማለት ነው። ሱሪዬም በጣም መሃል ላይ ብዙም ሰፊ የማይባል በጣም ጠባብ የማይባል አይነት ሱሪ ስለምለብስ ፈር ሱሪ የምለብሳቸው ልብሶች እና ከላይ የማደርጋቸው ልብሶች ጋር የሚሄድልኝ አይነት ጫማ ነው ብዙ ጊዜ የምመርጠው ማለት ነው። እና በብራንዱም እንደነገርኳችሁ የናይኪ ብራንድ ሆኖ ነገር ግን ቀለል የሚሉ ከእኔ ጋር የሚሄዱ ጫማዎች ነው ብዙ ጊዜ የምመርጠው ማለት ነው። እና የሃገራችን የሚመረቱ ጫማዎች የአንበሳ ጫማ የሚባሉ ራሱ በጣም አሪፍ እና ብዙ ጊዜ ለትላልቅ በዓሎች ለትላልቅ የክብር ቦታዎች ሁላ ልትለብሳቸው የሚመችና የራሳቸው የሆነ ትልቅ ድርሻ ያላቸው ነው። እና በጣም ደስ ይሉኛል በራስ መተማመኔ በጣም ከፍ ያደርጉልናል ጫማዋችሁ የሆነ ወንዳ ወንድ የሆንኩ መስሎ ነው የሚሰማኝ። በራሴ የሆነ ጠንካራነት ነው የሚሰማኝ። የሀገራችን ልብስ የሆነ የሀገራችን ምርት የሆኑ ጫማዎችን የአንበሳ ጫማዎቹ ሳደርግ ማለት ነው እና በጣም እወዳቸዋለሁ። የሀገራችንም አንበሳ ጫማ ራሱ ያው እንደነገርኳችሁ ጆርዳንም እወዳለሁኝ አዲዳስም አደርጋለሁኝ ነገር ግን በጣም የምወደው ብራንድ ግን የናይኪ ብራንድ ነው

በስራ ላይ ችግሮችን ትፈታለህ? አዎ በጣም ነው ችግሮችን የምፈታው በጣም የሚያስደስተኛል። ሰዎች ያቃታቸውን ለሰዎች ትልቅ ችግር የሆኑ ነገሮችንም በስራዬ ላይም በተለያዩ ቦታዎችም እኔ ማየት ያስደስተኛል። እነዛ ችግሮች እኔ በጣም ሰከን ብዬ አይቼ መፍትሄዎቻቸውን መፈለግ እና እነዛ ሰዎች ያቃታቸው ነገር ግን እኔ ፈትቼላችሁ በጣም ደስታቸው ሲያገኙት እና እንዴት አድርጎ መፍታት እንዳለባቸውም ሳሳያቸው ሳስተምራቸው በጣም ትልቅ ስሜት ነው የሚሰጠኝ በጣም ትልቅ ደስታ ነው የሚሰጠኝ። በራሴ መታመኔ በጣም ከፍ ያደርግልኛል በጣም ኩር ያደርግልኛል። በስራ ላይ ችግሮችን ስፈታ ማለት ነው። እና ብዙ ጊዜም በስራችን ላይ የሚያጋጥሙን ችግሮች ከእኔ በታች ያሉ ሰራተኞቼ ከእኔ እኩያ የሆኑ ሰራተኞች የኔ ሀለቆች የተለያዩ ችግር ሲያጋጥማቸው በተለያዩ መልኩ እፈታላቸዋለሁ የማውቀው እና የማላውቀውም በተለያዩ መንገዶችንም ስለዛ ነገሮችን ጥናት አድርጌ ብዙ ጊዜ እፈታለሁኝ። እና አሁን አሁን ሁሉም የሆነ ችግር ሲያጋጥማቸው እኔ እንኳን ስራ ቦታ ላይ ካል ሆንኩኝ እየደወሉ ነው የሚጠይቁኝ እና ብዙ ጊዜም በጣም በራሴ ደስ ይለኛል በራሴ እንድኮራ ያደርገኛል። ያለኝ አቅም ሁላ ያስደስተኛል ወደ ነገም ጠንክሬ እንድሰራና ራሴንም ከዚህ በላይ የተሻለ ቦታ ለማግኘት እንደምፈልግ ነው። የሚያሳዩኝ ብዙ ጊዜ ችግሮችን ሲጠይቁኝ እና እነሱ ሲያቃታቸው ነገር ግን እኔ በቀላሉ ስፈቷ በጣም ነው ደስ የሚለኝ ብዙ ጊዜ እኔ ነው የምፈታው ችግሮችን ሰዎችን በጣም ደስ ይሏቸዋል። ብዙ የስራ ባልደርቦቼን በጣም ይወዱኛል ብዙ ጊዜም ከእኔ ጋር ይሆነ ማሳለፍ ይፈልጋሉ። እኔም በጣም ትልቅ ክብር አላቸው እኔም በጣም ነው የማከብራቸው ነገር ግን እነሱ በጣም ሊያከብሩኝ ይፈልጋሉ ነገር ግን አንዳንዴ በጣም ይደብረኛል ከመጠን በላይ የሆነ ክብር ሲሰጡኝ እና። ችግሮችን ስለፈታሁ ብቻዬን አይገባኝም እያልኩኝ ራሴን አሳምናለሁኝ ነገር ግን ያለኝ እውቀት በዛ ሳልጠግብ ሳሉ ኩራራ ለነገም ሌሎች ችግሮች ከዚህ በላይ ችግሮች ሲመጡ ራሴን ዝግጁ አድርጌ ለመጠበቅ እና እንደዚህ ያለኝ ክብር ለመጠበቅ። የተለያዩ ጥቅማጥቅምችም ስለማገኝ በተለይ ብዙ ሰዎችም አቅቷቸው ብዙ የስራ ባለደርቦቼ አለቆቼም ኣቅጧቸው ስራዎቹ እኔ በተለያዩ መልኩ ችግሮችን ስፈታቸውም በስራ ቦታ ላይ ብዙ ጥቅም አገኛለሁኝ የጉርሻ አገኛለሁኝ። የስራ እድገት አገኛለሁኝ ከቀን ወደ ቀን እየፈታኋቸው ቢሄድኩኝ ልክ የስራ እድገትም አገኛለሁኝ የዶሞዝ እድገትም አገኛለሁኝ እና ይሄ ለራሱ በጣም ትልቅ የሚባል ጥቅም ነው። ለኔ እና ይሄን ነገሮችን ከቀን ወደ ቀን ለመጨመር እና ከስራ ባልደረቦቼ ጋር ያለኝ ግንኙነት በጣም አሪፍ እንዲሆን በዛውም እውቀቴ በጣም ከፍ ለማድረግ እኔም ከቀን ወደ ቀን ያለኝን እውቀት በጣም ለመጨመር ሌት ተቀን ነው የምሰራው ባገኘሁት አጋጣሚ በተለያዩ መንገዶችንም በኢንተርኔት ነው በአብዛኛው ጊዜ ብዙ ነገሮችንም ለማየት እሞክራለሁኝ። ብዙ እንደዚህ የስራ አማራጮችም ከእኛ ስራ ጋር የተያያዙ ብዙ ነገሮችም አለም ላይ የደረሰችውን አሰራሮች ሁሉ ነገሮችንም ቀድሜ የማየት አይነት ልምድ አለኝ እና በስራችን ቦታ ላይ ችግር ሲያጋጥሙ ከእኔ አቅም በላይ ሆኖ አያውቅም። ነገር ግን ሲሆንም ለራሱ እኔ የማውቃቸው ከእኔ በላይ የሆኑ ሰዎች ወይም ደግሞ በኢንተርኔት አድርጌ ለዛ ችግሮች መፍትሄ የምሆን ነገሮችንም እፈልጋለሁኝ ብዙ ጊዜ ማገኝበታለሁኝ እና በዚህም በጣም ደስተኛ ነኝ። ብዙ ችግሮችን ነው የምፈታው ማለት ይቻላል። በስራ ቦታችን ላይ በጣም ብዙዎችን በእኔ ይኮራሉ ቤተሰቦቼም እንደዛ አይነት ነገሮች ሲሰሙ በጣም ደስ ይላቸዋል እና በጣም ትልቅ ክብር ሊሰጥኝ ይገባሉ ይሞክራሉ አንዳንዴም ወደ ቤት ሲመጣ እንኳን ደሳለህ የሚመስል ነገር ትንሽ የፕሮግራም ትንሽ ዝግጅት ያዘጋጁልኛል በጣም እኔም ጠንክሬ እንድሰራ ሁሉም ይተባበሩኛል ማለት ነው። እና ሁሌም እንደዚህ እንዲሆን ስለምፈልግ እኔም ያለኝ እውቀት ከቀን ወደ ቀን መጨመር በጣም አስፈላጊ መስሎ ይሰማኛል በጣም አስፈላጊም ስለሆነ ለነጌ በጣም ጠንክሬ ለመስራት እሞክራለሁኝ። በጣም የሌሎች አይነት ስራዎች ማቃቸውም በዚህ መልኩ ችግሮች ለመፍታት እሞክራለሁኝ ማለት ነው። እና በስራ ላይ ችግሮችን በጣም ነው ምፈታው በጣም ነው ብዙ ጊዜ ለስራችን ልክ እንደ ዋነኛ እና በጣም አስፈላጊ ሰው እንደሆንኩ ነው የሚሰማቸው አሁን አሁን ምክንያቱም እያንዳንዱ እሚያጋጥሙ የስራ ችግሮች ላይ ብዙ ጊዜ መፍትሄ ስለምሰጠኝ

በፈሀም ማብሰል ታውቃለህ? አዎ በፈሀም ማብሰል አቃለሁኝብዙ ጊዜ ቤታችንም መብራት ሲጠፋ። ፓወርም ሲቀንስ የመብራት ጉልበቱ በፈሀም ነው ብዙ ጊዜ የሚበስለው ልጅ እያለሁኝ ብዙ ጊዜ መብራት ስላልነበረ የዛኔ። በፈሀም ሲያበስል ነው ብዙ ጊዜ እናቴ ማያት። እና በጣም አውቃለሁኝ እኔም ትንሽ እያወቁ ሲሄድ ወደ የቤት ስራውን ስቀላቀል የተለያዩ ነገሮችንም ሳብሰል። በፈሀም አበስላለሁኝ ፈሀምም ከተለያዩ ገበያዎች ሄጀ የምገዛበት አጋጣሚ አለአንዳንዴ በጣም ይወደዳል ዝምብየ የምመጣበት አጋጣሚ አለና። ብዙ ጊዜ እኔም በምሰራበት ለራሱ በጣም በፈሀም ነበር አብዛኛው ነገር እማበስለው። ቡና ለራሱ የሚፈላ በፈሀም ነው። እስካሁን ድርስ ለራሱ ብዙ ጊዜ ፈሀም ለቡና አሁን አሁንይጠቀሙታል አንዳንዴም መብራት ሲጠፋና በሁለት ቦታ ሚሰራ ነገር ሲኖርም በፈሀም ይበስላል። አሁን ዛሬ ለራሱ በምሳ የበላነው በፈሀም ነው የበሰል ሁሉ ነገርና ደስ የሚል ነበር። ብዙ ጊዜ ለራስህ በጣም ምግቡ ወጡ ለራሱ በጣም ደስ ይለኛል በፈሀም ሚበስለውና በጣም አውቃለውኝ። ብዙ ጓደኞቸም እኛ አካባቢ እንዳለ በፈሀም ማብሰል የማያቅ ሰው የለም ማለት ይቻላል። ሁሉም ያቃል ፈሀም ጥቅሙ ምን እንደሆነ? እና ሙሉ በሙሉ ወደ ኤሌክትሪክ ስላልገባንና ብዙ ጊዜ መብራት ስለ ሚቆራረጥ እያንዳንዱ ሰው ፈሀም በቤቱ አለ። እንደ መጣ በቂ አድርጎ ነው የሚዘው መብራት ሲጠፋ አንዳንዴም እንዳስፈላጊነቱ መብራት በጣም እንዳይሄድበትና ብዙ ብር እንዳይመጣበት በፈሀም አድርጎ የማበስል ብዙ ሰው ነው ያለ ማለት ነውና። እኛ አካባቢ ላይ ማቃቸው ሰዎች አብዛኛሀኞቹ በፋሃም ሚጠቀሙና በፈሀም ማብሰልን የሚያበስሉ የተለያዩ ነገሮችን የሚያበስል አይነት ሰዎች ነው ማቀው ማለት ነው። በኛ አካባቢ ያሉ ዘንዶች ብዙ ጊዜ ወደ ትላልቅ ከተሞች ሄደህ እንደዚህ በፈሀም ማብሰል የማያቅ ብዙ ሰው ሊኖር ይችላል ምክንያትም ትላልቅ ከተሞች ላይ ሲሆኑ ብዙ ጊዜ መብራት አይቆራረጥም። ብዙ እንደዛን ችግር አይታየምና ብዙ ጊዜ በቅርብም ፋም የማግኘት ለራሱ ችግር ሊሆንባቸው ስለሚችል በዚህ መልኩ ነው ማያቸው ማለት ነው ማቃቸውም። በኛ አካባቢ ግን እንደ ልክ እንደ ከኛ በጣም ቅርብም ስለሆነ ብዙ ጊዜ በየመንደሩ በየሰፈሩ ፈሀም መሸጫዎችም አሉ። ይሄ ደግሞ ከችግሩ አንፃር የመጣና ብዙ ጊዜ ችግር ስለሚያመጣና መብራቱን ብዙ ጊዜም ተፈላጊነት ስላለው የገበያ ፍላጎትም ስላለው ነው። እንደዚህ በየሰፈሩ የሚከፍቱት እንደዚህ የፈሀም መሸጫና የፈሀም ማብሰል በጣም አውቃለሁኝ ብዙ ጊዜም አያለሁኝ። እኔም ብሰራበት በነበረ ሰዓት በፈሀም ነበር ብዙ ጊዜ እማበስለው። ብዙ ነገር ማየውና የፈሀም ማብሰል የማያቅ ሰው የለም ማለት ይቻላል። ብዙ ጓደኞቸም ስለዚህ ጉዳይ እናወራለንና ይሄ ልክ እንደ ራሳችን ማወቅ ያህል ነውና። ልክ በየቤት ያለው ነገር ስለሆነ በቀላሉ ነው የሚያዩት እነሱም ብዙ ጊዜም የማያቅ ሰው እንደማያቅ ነው። የሚነግሩኝ በፈሀም ማብሰል በጣም ያውቃሉ ይነግሩኛልም

ከፀሀይ እንዴት ትጠብቃለህ? ከፀሀይ ብዙ ጊዜ በጣም ነው የምወደው በተለያየ መንገዶች ነገር ግን ከመጠን በላይ ሲሆን ፀሀይ አልወድም። ወደ አልተፈለጉ በሽታዎች ሁላ ወደ ወባ በሽታዎች ሁላ ልትመራ ችላለች። ከፀሀይ ብዙ ጊዜ ሲያጠቃኝ ፀሀይ ማለት ነው። እና ከፀሀይ ጠዋት ጠዋት በጣም ነው የምትመቸኝ። በራችን ላይ ኹኜ በፀሀይ ነው የምሞቀው። ልጄን ይዤና ፀሀዩም በራችንም ወደ ምስራቅ ስለሆነ በሩ በር ላይ ወጥተን ፀሀይ እንሞቃለን። እ ቤተክርስቲያንም ቅርብ ስለሆነ ፀሀይዋን የሞቅን ወደ ቤተክርስቲያን የምንሄድበት አጋጣሚ አለን ፀሀይ በጣም አስፈላጊ ነው። ጠዋት ጠዋት ነገር ግን ቀን ቀን በጣም አይመቸኝም በጣም ከመጠን በላይ ነው የሚሆነው እ ሁሉም መሬት ሁሉ ሰማይ ሁላ ነው የሚሞቀው እና ከመጠን በላይ በጣም ያስጠላኛል። እና የዛኔ ዣንጥላን ይዤ ነው ብዙ ጊዜ የምንቀሳቀሰው። በጣም ራቅ ያሉ መንገዶች ሲሆን ደግሞ በባጃጅ በታክሲ ነው የምንቀሳቀሰው እና ከብዙ ጸሀዮችም ራሴን እንድጠብቅ ያደርገኛል። በፀሀይ የሚመጡ ጉዳቶችን ይከላከሉኛል በፀሀይ የሚመጡ ወዳልተፈለጉ በሽታዎች የሚመራኝ ወደ ወባ ያሉ በሽታዎችን ኹላ የምከላከልበት አጋጣሚ ነው ማለት ነው። እና ቅርብ ላይ የሚሆኑ ብዙ ጊዜ የምመላለሳቸው አይነት መንገዶች ከሆነ ግን ጃንጥላን ይዤ ነው ብዙ ጊዜ የምንቀሳቀሰው በጣም አሪፍ እና ፀሀይም ደግሞ በደንብ የሚከላከልኝ ነው ጃነሰጥላ ማለት ነው። እና ብዙ ጓደኞቼም ጋር እናወራለን ስለ ፀሀይ ያላቸው ስሜት ምን እንደተሰማቸው በምን አይነት መልኩ ፀሀይን እንደሚሞቁ ፀሀይን እንዴት እንደሚያያት? የቀን ፀሀይዋ እንዴት እንደምትበራታባቸው ብዙ ነገሮችም እናወራለን እና ብዙ ጊዜ አዎ እነሱም ልክ እንደ እኔ ናቸው። ፀሀይ የቀን ፀሀይዋ በጣም እንደምትከብዳቸው እና ብዙ ጊዜ ስራ ሲኖራቸው ለራሱ እንኳን እ የዛች ሰዓት ልክ እንደ እረፍት አድርጎ በቤታቸው ምሳ የሚበሉባትና እረፍት ወስደው የሚተኙባት አይነት ሰዓት እንደሆነች ነው ብዙ ጓደኞቼ የሚነግሩኝ እኔም በዚህ መልኩ ነው የምጠቀምባት። ቀን ቀን ምሳ ከበላኹኝ በኋላ ለሁለት ሰዓት ያክል እረፍት አለኝ የምተኛበት እና ከብዙ ፀሀይ እንዳልጎዳም ሁላ ትከላከልልኛለች ማለት ነው። እና አብዛኞቹ ጓደኞቼም በዚህ መልኩ ነው የሚነግሩኝ። የጧቷ ግን በጣም እንደምወዳት እና ብዙ ስራ ለመስራት ሁላ ጠዋት ላይ ነው በደንብ የሚሰሩት የጸሀይዋም በጣም አስፈላጊ ስለሆነች የዛኔም ብዙም ስለማትጎዳቸው ማለት ነው። እና ይሄ ከሰአቱ እስከ ዘጠኝ ሰዓት በኋላ ያለው በጣም አሪፍ ናት ቀለል እያለች ስለምትሄድ የዛኔም ወደ ስራ ተመልሶ ስራቸውን በአግባቡ የሚሰሩበት እና ስራቸውንም በጥራት የሚሰሩበት አይነት ሰዓት እንደሆነ ነው። እ ብዙ ጓደኞቼ የነገሩኝ እና እያስረዱኝ ያሉ ማለት ነው። እና ብዙ ጊዜ እኔም በዚህ መልኩ ነው የማደርጋቸው ቀን ቀን በጣም ሳይ ሲበረታ ሙቀቱም ሲጨምር ልክ እንደ እረፍት ሰዓት አድርጌ ነው በቤቴ የማሳልፈው ብዙ ቤተሰቦቼም እንደዛ ናቸው። አስቸኳይ የሆነ ስራ ከሌለን በስተቀር ቀን ቀን በቤታችን ሆነን ቡና እየጠጣን ምሳ እየበላን ትንሽ እረፍት እያደረግን ነው የምናሳልፈው ማለት ነው። ወንድሜም ቢሆን ይሄ ባጃጅ ታክሲ ስራ ስለሚሰራ ቀን ቀን ለምሳ መጥቶ ባጃጇን በራችን ጋር አስቀምጦ ነው ምሳውን በልቶ እረፍት አድርጎ ትንሽ ተኝቶ ፀሀይዋን ትንሽ ቀለል ካለች በኋላ ነው የሚወጣው እና በዚህ መልኩ ነው ብዙ ጊዜ ቀን ቀን ሲሆን ፀሀይዋን በጣም ስለሚበረታና ሙቀቱ በጣም ስለሚበረታ የሚንቀሳቀስ ሰውም ስለማይገኝ ስራውም ቀዝቀዝ ስለሚል የዛኔ ማለት ነው ከዛ ፀሀይዋን ትንሽ ቀዝቀዝ እያለች ስትሄድ ነው ብዙ ሰው መንቀሳቀስ የሚጀምረው ይኼ የታክሲ ስራን የዛኔም የጀመረው ማለት ነው። እና ፀሀይዋን በዚህ መልኩ ነው እ የምንጠብቃት ከዚህ በላይ የጠዋቷ በጣም ነው የምንፈልጋት ብዙ ነገሮችን ጥቅም አላት። ታሞቀናለች ብርድ ላይ ያደረውን ሰውነታችንን ቀዝቁዞ ያደረውን ሰውነታችንም ታነቃቃለች እና የብስራችን ትነግረናለች። ጠዋት ጠዋት ወደ ስራችንም ቶሎ እንድንሄድ እየመጣሁ ነው እየነጋሁ ነው ብላ ትልቅ ብስራት ይዛልን ትመጣለች እንኳንም በሰላም አደራችሁ ወደ ዛሬው ጠዋት ደርሳችኋል ብላ ትልቅ ብስራት እንደምትነግረኝ አይነት ነው የምትሰማኝ። ጠዋት ፀሀይዋ ማለት ነው እና በዚህ መልኩ ነው ብዙ ጊዜ የምንጠብቃት በጣም ደስተኛ ነኝ። በፀሀይ ብዙም በጣም አንዳንዴም ወደ ማታ አካባቢ ሲሆንም ብዙ ጊዜ አያታለሁኝ የተለያየ የሚያምር አይነት የጀንበሯ የሚባለው የት የሚያምር አይነት ሆና አገኛታለሁኝ እና ብዙ ጊዜ እንደው ወደ ማታ አከባቢ ሲሆን ፀሀይዋ ልትጠልቅ ስትል ፎቶ የማነሳበት አጋጣሚ አለኝ። ብዙ ትዝታዎች አለኝ ከፀሀይ እና በጣም ታምራለች። እና ከፀሀይ ይህን ያሀል የምጠብቀው ብዙ ጊዜ በጣም ደስተኛ ነኝ። ብዙ ጓደኞቼም በፀሀይ በጣም ደስተኞች ናቸው ብዙ ነገር እንዲሰሩ ታደርጋቸዋለች ብሎ ያስቡሉ